እሺ እንግዲህ የድሮ ፎቶ ያው እ የድሮ ፎቶዎችን ትይዛለህ ለሚለው መልሱ አዎ ነው። ማለት ብዙ የድሮ ፎቶዎችን እ የሚገርመው የገና ስወለድ ጀምሮ የተነሳሁት ፎቶ አለኝ። እና ያው እ እኔ ፎቶ በመያዝ መረጃና መዛግብት ብለው ይጠሩኛል እንደው ሰዎች በቅጽልና ፎቶዎችን በእያንዳንዷ እ የእድሜ ልዩነት በእያንዳንዷ ዝግጅት የተለያየ ነገር በሚኖርበት ሰዓት ፎቶ ያው እያነሳሁ ምናምን እይዛለሁኝ። እና ፎቶ የምይዘው ደግሞ ያው በስልኬ ብቻ አይደለም ያው ስልክ ዲጂታል ነገሮች በተለያየ ምክንያት በቫይረስም ሊጠፋ ይችላል። ፎቶ እያሳጠብኩ ምናምን በፎቶ አልበም አስቀምጣለሁ። እና ብዙ የተለያዩ ፎቶዎች አሉኝ። እ አሁን እ የኔን ፎቶ ብቻ ሳይሆን አሁን የተለያዩ ስራዎች በምሰራበት ሰዓት እ ፎቶ እያነሳሁ አስቀምጣለሁኝ። ምንድነው የሚያገለግለው? ለምሳሌ በዛ በምሰራበት ሰዓት የተለያዩ መረጃዎች ሊኖሩ ይችላሉ እ ስራዎች ሊኖሩ ይችላሉ። እና እ እነዛ ስለሚጠቅመኝ እያነሳሁ እያንዳንዱን የኔን ፎቶ የቤተሰብ ፎቶ የጓደኞች ምናምን በእያንዳንዱ እንቅስቃሴዎች እያነሳው አስቀምጣለሁ። ያ ያው የራሱ የሆነ እጥቅም አለው። ለምሳሌ የተለያዩ ትዝታዎች ሊኖሩ ይችላሉ። እ እንደዚሁ ደግሞ ለማስታወሻ ላለመረሳሳት እንደዛ ለዛ ይጠቅማልና ብዙ ፎቶዎችን እይዛለሁኝ። ይሄ ያው አሁን አይደለም እ በርግጥ የጀመርኩት በልጅነቴ ጀምሬ ያው እቃ አስቀምጣለሁኝ። እና መጀመሪያ ላይ እንደተናገርኩት ያው በመረጃ ብዙ ሰው እቃ ስጠፋው ምናምን። እኔን ደዉለው ነው የሚጠይቁኝ። እና ያው ለዛ በጣም እ ታዋቂ እና እ የምደነቅ ሰው ነኝ። ይገርምሃል እንደዛ ነው። እ እና ይሄ ፎቶ የድሮ ፎቶ በመያዝ እኔ ብቻ አይደለም እና አሁን ከእኔ አይቶ ለብዙ ሰው አርያ ሆኛለሁ። ይገርምሃል እና እንደዛ ነው አመሰግናለሁ።